ማታ ከስራ በኋላ ምን ታደርጋለህ? ይሄ እንግዲህ ከስራ መልስ በኋላ ያው እራት ነው የምንበለው መጀመሪያ እራት አንድ ሰዓት ሁለት ሰዓት አካባቢ ራት ይበላል። ከዚያ በኋላ ይኸው እንግዲህ ከሰዎች ጋር ከጎረቤት ጋር ምናምን ቡና ምናምን ይፈላል ምናምን ከእሱ ጋር እንጫወታለን፤ እንጠጣለን፤ የተለያዩ ዜናዎችን እናያለን። የቴሌቪዥን ሚዲያዎች አሉ። ጨዋታዎችን ድራማዎችን የተለያዩ ሙዚቃዎች ምናምኖችን እናያለን። ከጎረቤት ጋር እያወራን እንግዲህ የተለያዩ ወሬዎችን ስለስራም ሆነ ስለ ውሎ ገጠሞች ገጠመኞች ስለተለያዩ ቀልዳ ቀልዶች ቁምነገሮች ስለ እቅድ ሊሆን ይችላል ነው እያወራን ያው ትንሽ ሰአቱን ካሳለፍን በኋላ እንግዲህ ከሶስት አራት ሰዓት በኋላ ወደ አምስት ሰዓት አካባቢ ደግሞ የእንቅልፍ መኝታ ሰዓት ስለሚሆን እንተኛለን። ከተኛው በኋላ ደግሞ የእንግዲህ ተለያዩ ነገሮች በመስመር ላይ ያሉ ነገሮችን አያለሁ። እስክንተኛ ድረስ ለምሳሌ ትምህርቶችን አያለሁ። የተለያዩ ሙዚቃዎችን ለስለስ ያሉ ሙዚቃዎችን አዳምጣለሁ። እና ያው እንግዲህ ብዙም ነገር አያለሁ። ድራማዎች ምናምኖች እያየሁ ነው የምተኛው።

ምን አይነት መሳሪያዎች ትጠቀማለህ? ያው እንግዲህ መሳሪያዎች ሲባል እንግዲህ ያው የተለያዩ ስራዎችን ለማቅለል ተብሎ ያው በተለያየ መልኩ የተሰሩ የተለያዩ ስራዎችን ለሰው ልጆች በሚያስፈልጋቸው ሁኔታ የተሰሩ መሳሪያዎች እና ሰዎች ስራ ለመስራት ሲያስቡ እንግዲህ ከበድ አንዳንድ በጣም ጉልበት የሚያስወጡ ስራዎች አሉና በዚያ ላይ ደግሞ በዲጂታል አለም ደግሞ እንግዲህ በመስመር ላይ የሚጠየቁ ስራዎች አሉ። እነሱ ደግሞ የተለያዩ እውቀቶችን፣ የተለያዩ ጥበቦችንም፣ የተለያዩ መረዳት የሚጠይቁ ነገር አለ። የተለያዩ መሳሪያዎችን እንጠቀማለን። እንግዲህ እኔ እንግዲህ ለለቱ ምሰራው እንግዲህ በልማቱ ስራ ለምሳሌ በገጠር አማካኝ ብሆን የተለያዩ የገጠር ባህላዊ መሳሪያዎችን እጠቀማለሁ። ለልማት የተለያዩ ነገሮችን ለማምረት በከተማ ደግሞ በመስመር ላይ የምሰራቸው ስራዎች ደግሞ እንግዲህ የተለያዩ ስልኮችን፣ ኮምፒውተሮችን፣ የተለያዩ ኤአይ ቱሎችን ተለያየ ጠቅላይ መሳሪያዎች እጠቅምና የተለያዩ ስራዎችን እንግዲህ የምችለውን ስራ ሙያዬን በዚያ መሰረት እሰራለሁ ማለት ነው።

በመስመር ላይ ቪዲዮ ትመለከታለህ? አዎ በደንብ ነው የምመለከተው። ቪዲዮ እንግዲህ ያው ለትምህርት ሊሆን ይችላል። ለሌሎች ለመዝናኛዎች ሊሆን ይችላል። ለተለያዩ። እንግዲህ ያው የሚያዝናኑ ቀልዳ ቀልዶች ትምህርታዊ የሆኑ ነገሮች የተለያዩ ቪዲዮዎች አሉና እነሱን እመለከታለሁ። እንግዲህ በተለይ ትምህርት ቪዲዮዎችን። በተለይ ትምህርት ላይ ቪዲዮዎችን በጣም በጣም ነው የምመለከተው እንግዲህ ለስራም ወሳኝ እስከሆነ ድረስ ያለውን ነገር በጣም ነው የምመለከተው። ሌሎችን ግን መዝናኛ ነገሮች ደግሞ ሲደክመኝ መዝናኛ ነገሮችን አያለሁ። እና በመስመር ላይ ያሉ ቪዲዮዎችን በጣም ነው የምመለከተው። ከምንም በላይ ያው ስማርም ድሮ ከዩንቨርስቲ ስመጣም አያለሁ። ለትምህርት የሚያግዙ አሁንም በመስመር ላይ ያሉ ስራዎችን በመድረክ ላይ ያሉ ስራዎችን ስሰራ የተለያዩ ቪዲዮዎችን አይቼ ነው እንግዲህ ስራዎችን መስራት የምችለው። የተለያዩ ነገሮችን እውቀቶችን ያግዘኛል ብዬ ነው የማስበው። እና ትልቅ አስተማሪ ነው ቪዶዮ